ግጭቶችን ማስተካከል ትችላለህ? ለሚለው ጥያቄ አዎ ግጭቶችን ማስተካከል ወይም ያው ማስታረቅ ብንለለው የተሻለ ነው። ማስታረቅ እችላለሁ በደንብ አድርጌ ነው የምችለው እግዚአብሔር ይረዳኛል እና ምንድነው ሰው ሲጋጭ አስታርቄ አውቃለሁ መሃል ገብቼ ሸምግዬ አውቃለሁ። እግዚአብሔርም ረድቶኝ ሰዎች የተጋጩት ሰዎች ታርቀውልኝ ያውቃሉ ተስማምተውልኝ ያውቃሉ በጣም ጥሩ ነገር ነው። በነገራችን ላይ ሰዎችን ማስታረቅ በጣም ግጭቶችን ማኔጅ ማድረግ ማስተካከል ሰላማዊ ሁኔታ መፍጠር እንደነበሩ መልሶ እንዲሆኑ ማድረግ በጣም የሚበረታታ ጉዳይ ነው። እና ከዚህ አንፃር ግጭቶች ያው ሰላማዊ በሆነ መንገድ መፍትሄ እና መቋጫ ማግኘት አለባቸው ብዬ ብለው ከሚያምኑ ሰዎች መካከል ነኝ። ምናምንም ቢሆን ሰዎች ሲጋጩ ወይም ቤተሰብ ሲጋጭ ወይም ማህበረሰብ ሲጋጭ ወይም ግለሰብም ሊሆን ይችላል ከራሱ ጋር ሲጋጭ ያንን ግጭት በተቻለ መጠን ፈጥኖ ማስተካከል ወይም ደግሞ ማስታረቅ ይገባል። ካልሆነ ውሎ አድሮ ችግር ሊፈጥር ስለሚችል እለቱን ማስታረቅ አስፈላጊ ነው ብለው ከሚያምኑ ሰዎች መካከል ነኝ። ስለዚህ ግጭቶችን ማስተካከል ትችላለህ ወይ? አዎ እችላለሁ ነው መልሴ እንዴት ማስተካከል ትችላለህ ለሚለው እንግዲህ የተለያዩ አይነት ዘዴዎች ይኖራሉ። ግጭቶችን ማስተካከያ ሰዎች በአንደኛ አንደኛ ደረጃ እርስ በእርሳቸው ሁለት የተለያዩ ሰዎች ከሆኑ እና አጋጣሚ የተፈጠረ ግጭት ከሆነ ያንን ግጭት ለማስወገድ ሁለቱን ሰዎች በየተራ ላይ የብቻ ማግኘትና ማናገር ከዛም ደግሞ ምን ማድረግ ያስፈልጋል? አንድ ላይ ደግሞ ማናገር ከዛም ደግሞ እያንዳንዳቸው ያጠፉት ጥፋት ካለ ለዛ ጥፋት ይቅርታ ራሳቸው እኔ ነኝ ጥፋተኛው ይህንን በድል ፈጽሜያለሁ። ወንድሜን በድዬዋለሁ ብለው እህቴን በድያታለሁ ብለው ስህተታቸውን እንዲቀበሉ ከዛም ደግሞ እንዲያርሙ በማድረግ የተጎዳም ሰው ካለ ደግሞ እንዲካስ በማድረግ። ያው ግጭት አፈታት የታወቀ ነው በሀገራችንም ደረጃ ሽማግሌ የሀገር ሽማግሌዎች በደንብ የሚሰሩበት አሰራር አለ። እና የተደራጀ የቆየ እና በጣም ከብዙ ጊዜም ልምምድ በኋላ እየተስተካከለ በህዝብ ህብረተሰቡ ወይም ማህበረሰቡ ወይም በባህል ደግሞ ውይም ደግሞ በሃይማኖት ተቀባይነት ያላቸው የግጭት አፈታት ልምምዶች አሉ። እንደኛ ባለ ሀገር ለምሳሌ እንደ ኢትዮጵያ ባለ ሀገር ማህበረሰብ ውስጥ ግጭቶችን የመፍታት ባህል በጣም ዳብሮ እናገኘዋለን። ምክንያቱም ዘመናዊ የህግ አስተዳደር እምበዛም የሰረጸ የሰረጽበት ሀገር ስላልሆነ ግጭቶች የሚፈቱት በአብዛኛው በባህላዊ በሆነ መንገድ እና ለዚህ ባህላዊ በሆነ መንገድ የሚፈቱ ግጭቶችን የመፍታት ዘዴዎችን መንግስትም ራሱ እንኳን ሳይቀር እያደነቀና እየተንከባከበ። ግጭቶችን በእንደዚህ አይነት መንገድ እንዲፈቱ ማህበረሰቡን እያበረታታ ደግሞ ደግሞም ማህበረሰቡ ከዛ አንፃር እውቀት ንቃት እንዲኖረው እያደረገ። ለነዚህ ግጭት ለሚፈቱ ወገኖች ወይም ለሽማግሌዎች እውቅና እንዲሰጥ በፍርድ ቤት እንኳን ሳይቀር ሽማግሌዎች የግጭት አፈታት ዘዴ እውቅና አለው ማለት ነው።